የልጅነት ጊዜን ስዘክር ደስ ይለኛል በሀገር ቤት ነበር ከጓደኞች ጋር እንጫወት ነበር ዛፎች ላይ እንወጣ ነበር ወንዝ ውስጥ እንዋኝ ነበር አያት ታሪኮችን ትነግረን ነበር ምሽት ላይ በሰማይ ኮከቦችን እንመለከት ነበር። ትምህርት ቤት ረጅም መንገድ ነበረ እርስ በእርሳችን እንረዳዳ ነበር ቀላልና ደስተኛ ጊዜ ነበር። አሁን ያ ጊዜ ጠፋ ነገር ግን ትዝተው ይቀራል። ልጅነት ውብ ነበረ።

በየሳምንቱ ቤተሰቤን እደውላለሁ ከቤት ርቄ ስለምኖር እናገራለሁ እናቴ ሁሌ በደስታ ትመልስልኛለች። ቤተሰቡ ለሁሉም ነገር ትነግረኛለች አባቴም መልስ ይሰጣል እህቶቼም ደስታቸውን ይጋሩናል እንስቃለን ስለ አዲስ ነገሮች እንነጋገራለን የበይ ዘይሮዎቹም እሰማለሁ። አንዳንድ ጊዜ ናፍቀ ናፈ አንዳንድ ጊዜ ይናፍቀኛል ግን ድምፃቸውን መስማት ያስደስተኛል። እዚያ ሁሉ ነገር እንዴት እንደሆነ አረዳለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው።

ለማስወጣት ተስፋ እያደረኩ ነው ለሁለት አመታት አካባቢ ተረካቢ ሆኜ ሰርቻለሁ ጠንክሬ እሰራለሁ። ሁሌም ቀጠሮ ፈጽማለሁ አለቃየ አስተያየቱን ያመሰግናል ግን መጠበቅ አለብኝ። ውሳኔው ቀርቧል አንዳንዴ ጊዜ ተጨኒቅያለሁ ምናልባት ሌላ እጩ የተሻለ ነው። ግን በእኔ ችሎታ አምናለሁ የክህሎቴ ማሳደግ ነበረብኝ አዲስ ቴክኖሎጂ ተማርኩ ይህ ድል ለኔ አስፈላጊ ነው። ውጤቱን በቅርቡ እሰማለሁ። ምንም እንኳን ምንም ቢሆን መስራትህ እቀጥላለሁ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

ሙዚቃ ያለሁለት ህይወት አይቻልም በየቀኑ እሰማለሁ ኢትዮጵያ ሙዚቃ ምርጥ ነው። ባህላዊው መሳሪያዎች ልዩ ድምጽ አላቸው ዘመናዊ ዘፈኖችም እወዳለሁ። ሲሰራ ሙዚቃ ያግዘኛል በመኪና ውስጥ እሰማለሁ። ከጓደኞቼም ጋር አዲስ ድምፆችን እንለዋወጣለን አንዳንድ ዘፈኖች ያለቁኛል። ሌሎች ደስ ያሰኙኛል ሙዚቃ ስሜትን ይለውጣል ቃላቱ ትርጉም አላቸው። እኔም በማዳመጥ እፈልጋለሁ ሙዚቃ ህይወት ነው።

ስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ አይምሬ ሁሌ እየሰራ ነው ትኩረት ማድረግ አለብኝ የስልክ መልእክቶችን አላየሁም። ሁሉም ጊዜ ለስራ ነው ባልደረቦቼም እንዲሁ ናቸው እርስ በእርስ እንበረታታለን ትንሽ ጊዜ ይቀረናል ወደንብ መስራት አለብን። ስህተቶችን መኖር አይችሉም በየጊዜው ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ።